በጣም ጥሩ ጥያቄ ነው በልጅነት የመኖ እንግዲህ በጣም ደስ ይል ነበረ። በልጅነት ጊዜ የመኖሪያ ቤቴ እንግዲህ የሚመስለው በጣም ገጠራማ ክፍል ከመሆኑ የተነሳ። ያኔ ልጅ እያለሁ ወይኝ በወቅቱ በተለይ በአንድ ሺህ ዘጠኝ መቶ ዘጠና አራት በኢትዮጵያ አቆጣጠር አካባቢ ማለት ነው ያው ቆርቆሮ ቤት ነበረ። እና ያቺ ቤት በጣም ጠበብ ብላ ውስጧ የተለሰነች ናት ልስናት ውስጧ ማለት ነው። ከላይ ደግሞ ምንም አልተለሰነም ነበረ ጥበብ ያለች ሟቂ ደሳሳ ቤት ነበረች። እና እዚያ ላይ በቃ ቡና በደንብ ሰዎች መተው ከጎረቤት ሲጠጡ። በዓል ሲሆን አውዳመት ሲሆን በጣም ደስ ይል ነበር እና መኖሪያው በጣም ደስ ይል ነበር የመኖሪያ ቤቱ ማለት ነው። ፍቅር አለ ያኔ በቃ ደግነት አለ። በቃ በተለይ ከጎረቤት ጋር አብሮ ማህበራዊ ህይወት መኖር በጣም ደስ ይል ነበረ። እና ቤቱ በጣም ደስ ይል ነበረ። ግን ያኔ ደግሞ አንድ ትልቅ ችግሩ ደግሞ ያው መብራት አልነበረውም ነበረ። ኩራዝ ወይም ደግሞ በነዳጅ ዘይት የሚሰራ መብራት አለ ያንን ነበረ የምንጠቀም የነበረ እንዲሁም ፋኑስ ፋኑስ የሚባል ደግሞ አለ። ፋኖስ የሚባል የብርሃን ማስተላለፊያ ራሱን የቻለ መብራት አለ እሱንም ደግሞ እንጠቀም ነበረ። እና በልጅነት ጊዜ በነበረው ቤት ላይ የምንጠቀመው ነገር እሱ ነበር እና መኖሪያ ቤቱ በጣም አሪፍ ነው ቆርቆሮ ነው። እና በጣም ደስ የሚል ቤት ነበረ አሁንም ቢሆን በጣም ትዝታ አለኝ ለእሱ ቤት ማለት ነው። እርግጥ ነው አሁንም ቤቱ አለ። እና በጣም ያምራል ቤቱ ማለት ነው። በጣም ደስ የሚል ቤት ነበረ። ለማለት ፈልጌ ነው። አመሰግናለሁ